እሺ አሁን ደግሞ ጫማ ብሚል ቃል እንግዲህ እያወራን እየተነጋገርን የምንቆይ ይሆናል። ስለዚህ ጫማ ማለት እንግዲህ በህይወታችን ውስጥ በጣም ከምንገለገልባቸው እና ከምንጠቀማቸው ወይም ከምንጠቀምባቸው ነገሮች በጣም በዛት መቼም እንግዲህ ሰው ልጠቀመው የማይተው ነገር ሆኖ እንግዲህ ይሄ የሚለበስ ነገር ነው እግራችን ላይ የምናደርገው ነገር ጫማ ይባላል። ስለዚህ ጫማ ብለን ስንል እንግዲህ ያው የትም ቦታ ስንሄድ የትም ቦታ ብንሆን መጠቀም የማንተወውና መጠቀም የማናቆመው አይነት ነገር በአጠቃላይ ምን ይባላል ማለት ነው። ስለዚህ ጫማ ይባላል ስለዚህ እግራችን ላይ ጉዳት እንዳይደርስ እንደዛም ደግሞ ያው ያው ወይ እግር ባዶ እግራችንን ስንሄድ እንግዲህ ብዙ ነገር ሊጎዳን ይችላል ሙጅሌ ሊትበላን ትችላለች እንደዛም ደግሞ እሾክ ሊወጋን ይችላል ድንጋይ ሊመታን ይችላል። እንቅፋቶችን ሊመቱን ወይ ደግሞ ጥፍራችን ላይ እግራችን ላይ ምን ሊያደርሱ ይችላሉ ጉዳት ሊያደርሱ ይችላሉ። ስለዚህ ያንን እንግዲህ የሚከላከልልንና እንግዲህ እግራችንን በጤንነት እንግዲህ የምጠብቅልን ነገር ቢኖር በአጠቃላይ ምን ይባላል ማለት ነው ጫማ ይባላል። ስለዚህ ጫማ በጣም ወሳኝ እና በጣም ጠቃሚ ነገር ነው ሁሉም ሰው ማድረግ አለበት ማለት ነው። ያንን መጠቀም መቻል አለበት ስለዚህ ሁላችንም እሱን አውቀን ወይ ደግሞ ይሄንን ተረድተን በአጠቃላይ እንግዲህ ጫማን የመጠቀም ወይ ደግሞ ጫማን የመገልገል አይነት ነገር የታወቀ ነው። እልና በደንብ እንግዲህ በጣም ስር የሰደደ ለዚህ አይነት ነገር እንደሆነ በዚሁ ማወቅ እንችላለን ማለት ነው። ስለዚህ ጫማ እንግዲህ በብዛት የሚለበሰው ይሄ በእግራችን ላይ ሆኖ ያው የምንጠቀመው ጫማ ደግሞ ልዩነት አለው። በብዛት የምንገለገልበት አይነት ጫማ ያው እንደ ፍላጎታችን እና የአቅማችን የምፈቅደውን እንደዛ ደግሞ እኛው ራሳችን መጠቀም የምንችለው አይነት ጫማ ወይ ደግሞ መግዛት የምንችል ከሆነ እንግዲህ ይለያያል ማለት ነው። ስለዚህ እንግዲህ እንዳልኩት ጫማ በጣም በጣም የሚጠቅምና በጣም አስፈላጊ ነገር ሆኖ ሳለ ግን ያው የምንጠቀመው ብዙ አይነት ጫማ አለ። እንግዲህ ውድ ጫማ በጣም በብዙ ሺዎች የሚገዛ ጫማ አለ እንደዛ ነው። በመቶዎች ቤት የሚገዛ አለ ከዛ እንግዲህ ሽፍን ጫማ አለ ከዚህ ጫማ አለ ቆዳ ጫማ አለ። ከዛ ደግሞ ሸራ ጫማ አለ ብዙ አይነት ነገሮች አሉ ይሄ የእንዲኖር ከኮንጎ የሚሰራ ኮንጎ ጫማ አለ ብዙ አይነት ነገሮች አሉ። እና በጣም እንግዲህ እኛ ይሄንን ተረድተን ወይ ደግሞ ይሄንን አውቀን እንግዲህ አቅማችን የፈቀደልንን ወይ ደግሞ እኛ መግዛት የምንችለው አይነት እንግዲህ ጫማ መጠቀም መቻል አለብን። ወይ ደግሞ ያ ነገር የግድ አስፈላጊና ዋሳኝ ስለሆነ እሱ ነገር ልናስብበትና ያው አስበንበት ማድረግ አለብን ብዬ አስባለሁ። ስለዚህ የአቅማችን የፈቃደውን ጫማ ገዝተን መጠቀም መቻል እንግዲህ ወሳኝነት አለው። ስለዚህ ሁሉም ሰው ያንን ቢያደርግና ይሄንን በዚህ መልኩ እንግዲህ እሚለብስ ወይ ደግሞ መልበስ ያለበትን ጫማ ቢለብስ አሪፍ ነው ብዬ አስባለሁ። ስለዚህ ሁላችንም እንግዲህ ያው ያለ ጫማ አንጓዝም በዚህ ሰዓት ያው የትኛውም የአለማችን ክፍል ላይ ብንሄድ ባዶ እግርሩን የሚሄድ ሰው የለም። የትኛውም በጣም የወርደ በጣም በጣም ሩቅ የሚባለው ገጠር ላይ እንኳን ብንሄድ ምን እናገኛለን ማለት ነው። ስለዚህ ጫማ ነው ሁሉም ሰው የሚጠቀመው እንደ አይነቱ ይለያይ እንጂ ሁሉም ሰው እንግዲህ ጫማን ይጠቀማል። ስለዚህ ጫማን የማይጠቀም ወይ ደግሞ ጫማን የማይለብስ ማንም የለም። እንደ ድሮው አይደለም የድሮ ሰዎች እንግዲህ ባዶ እግራቸውን በመሄድ እግራቸው ላይ ጉዳቶች ይደርሱ ነበር በዛ ምክንያት እንግዲህ የብዙ አይነት ችግሮች እያጋጠማቸው ነበር። አሁን ላይ ግን እንደዛ ሳይሆን ሰዎች እንግዲህ ጫማን ብቻ በመጠቀም ምን እያደረጉ ነው ማለት ነው። ስለዚህ ራሳቸውን እየተከላከሉ ወይ ደግሞ እግራቸው ላይም ጉዳት እንዳያደርስ እንደዛም ደግሞ እንግዲህ ውበትንም ለመጨመር እንኳን ጫማ በጣም ወሳኝነት አለው። ለምሳሌ ከላይ አሪፍ ልብስ ለብሰን ከዛ ባዶ እግራችን የምንሄድ ከሆነ በጣም ከባድ ነው። ስለዚህ እንደዛ እንዳይሆን እንግዲህ ምንድነው ማለት ነው? ሰው እንግዲህ ምኑን ይጠቀማል ማለት ነው? ስለዚህ ጫማ ተጠቅሞ እንግዲህ ውበቱም ጎልቶ እንዲታይ ወይ ደግሞ በጣም አሪፍ ሆኖ እንዲታይ ያንን ነገር ያደርጋሉ ማለት ነው። ስለዚህ በአጠቃላይ ስለዚህ ይሄንን ማድረግ ወይ ደግሞ ለዚህም አላማ ምን ይቻላል ጫማ ይጠቅማል። ስለዚህ ይሄንንም ማሰብ ወይ ደግሞ ይሄንንም ማስተዋል አስፈላጊ ነው ማለት ነው። ስለዚህ በአጠቃላይ እኔ ጫማን የምጠቀምበት ወይ ደሞ እምገለገልበት ዋና አላማ ያው አንደኛ ስለለመድኩት ነው። ማለት ይሄ ባዶ እግሬን መሄድ አልችልም። ሁለተኛ ደግሞ ውበቴም ያው እንዲጨምር ያደርጋል። ሶስተኛው ነገር ላይ ደግሞ ምን አለ ማለት ነው? ይሄ ጉዳት እንዳይደርስብኝ እግሬ ላይ ጉዳት እንዳይደርስ ይከለክልልኛል። ስለዚህ ያንን አስቤ ወይ ደግሞ ይሄንን ተረድቼ በዚህ መልኩ ነው ማለት ነው። ጫማን የሚለብሰው ስለዚህ ሁሉም ሰው ይመስለኛል ይሄንን ተረድቶ ወይ ደግሞ ይሄንን አውቆ ያን የሚያደርግ ይመስለኛል። በአጠቃላይ ስለዚህ ጫማ የምለው ቃል ዙሪያ

እሺ አሁን ደግሞ አጎት በሚል ቃል ዙሪያ እንግዲህ የተወያየ የተነጋገረ የምንቆይ ይሆናል ማለት ነው። ስለዚህ አጎት ብለን ስንል ምን አለህ? እንግዲህ ያው አጎት በእኛ ቃንቃ ወይም በእኛ ሀገር አጠራር በአጠቃላይ እንግዲህ ይሄ የእናት ወንድም አጎት ይባላል። ማነው ስለዚህ የአባት እንግዲህ ወንድም ደግሞ አክስት ሚባልበት አይ እህት አክስት ነው የምትባለው። ከዛ አጎት ደግሞ እንግዲህ የእናት ወይ ደግሞ የአባት ወንድም በአጠቃላይ አጎት ይባላል። ወይ ደግሞ ወንድማ በአጠቃላይ ስለዚህ እንግዲህ አጎት የሚለው ነገር በጣም እንግዲህ በሰው እንግዲህ ለሰውኛ ብዙ አይነት እንግዲህ ነገር አለው። ለምሳሌ ሰው በጣም ይሄ ወንድ ልጅ በአጎቱንም የምወጣ ይባላል። ስለዚህ አጎት የሚባለው ነገር በጣም ወሳኝነት ነው። ስለዚህ አንድ ሰው ወንድ ልጅ መውለድ የሚፈልግ ሰው እና ፍላጎት ያለው ሰው መጀመሪያ ላይ ማየት ያለበት እንግዲህ እሱ ሊያገባት ያሰባት ሴት ወንድሟ ወንድሞቿ ምን አይነት ሰዎች ናቸው የምለውን ነገር የሚለውን ነገር ቢረዱና በጣም ይሄ ያንን ነገር ቢያስተውሉ አሪፍ ነው። ምክንያቱም ያው ይሄ ተፈጥሮ ነው በጣም ይሄ የሚወረስ ነገር ስለሆነ ያ ፀባያቸው ያ ባህሪያቸው እነሱን ለምሳሌ በጣም ጠንካራ ሰዎች ከሆኑ በጣም ጎበዝ ሰዎች ከሆኑ ጀግናዎች ከሆኑ በስራም በትምህርቴም በጣም አሪፍ የሆኑ ሰዎች ከሆኑ ምን ምን አለ ማለት ነው። በአጠቃላይ ልጁም እንግዲህ ሙሉ በሙሉ ባይሆንም ያንን ባህሪ ይኖረዋል ማለት ነው። ስለዚህ ያንን ባህሪ ይዞ የመወለድ እና የማደግ ተጽኖ ስላለው ሁሉም ሰው እንግዲህ የመጀመሪያ ላይ ቅልም ያመጣል አለብን። ብዬ ሳስብ የማስበው ነገር ቢኖር እንግዲህ እንግዲህ አንድ ማግባት ስናስብ አንድ ልጅ ከመግባታችን በፊት እህቶቿ ወንድሞቿ ወይንም በአጠቃላይ በተሰቦቿ እንግዲህ ማጥናት ያስፈለገበት ዋናው ምክንያት ለዚህ ነው ማለት ነው። ስለዚህ እሱን በደንብ የምናቅ ከሆኔና በጣም ያንን ነገር ማየት ከቻልን እንግዲህ በኋላ ላይ ምን አለ ማለት ነው። ይሄ እንግዲህ ምንም አይነት ነገር ቢኖር እንግዲህ ይሄ የሚወረሱ በተፈጥሮ የሚወረሱ ባህሪያት እንግዲ ልጆቻችን ላይ ተስእኖ ስለሚፈጥሩ በዛ ልክ እንግዲህ ጥሩ የሚባለውን ልጅ ልናደርገኝ ወይ ደግሞ እንወድልኝ ትችላለህ ማለት ነው። ስለዚህ በጣም ይሄ ተፈጥሮ ህግ ስለሆነ እንግዲህ አጎት በደንብ ማየት መቻል አለብን ምን አይነት አጎት ነው? ያለው ወይ ደግሞ ልጄው ለምሳሌ ስወለድ ምን አይነት አጎት ይኖረዋል የምለውን ነገር በስተካከል ማሰብና ቁጭ ብለን የማያውቅ እንግዲህ ትኩረት ሰጥተነው ማየት ያለብን ነገር ነው። ማን ነው? ስለዚህ እንደዛ ካልሆነ ነገሮች ልክ አይመጣም ስለዚህ ሁላችንም ማድረግ አለብን ማለት ነው። ይሄንን ማየት ወይ ደግሞ ይሄንን ማስተዋል መቻል አለብን እንደዚህ የምናደርገው እኔና በዚህ ልኩ ያው የምናስብ የምናሰላስል ከሆነ ነገሮች ልክ ይሆናሉ ወይ ደግሞ ልክ ይመጣሉ ማለት ነው። ስለዚህ እኔም ሁሌም የማስበውና በጣም የምረዳው ነገር ብንለው ይሄንን ነው። ስለዚህ አጎት እኔም ብዙ አጎቶች አሉኝ በእናቴም በአባቴም በኩል በጣም ቁጥራቸው በጣም ብዙ የሆነና እንግዲህ እኔ በየትኛው እንደወጣ ባላቂም ብዬ ብቻ ያው በብዛት የምወርሰው የእናት ባህሪ ስለሆነ ይሄ የበሷ በኩል ያሉ ወንድሞቻችን የመምሰል እና በዛ በሷ የመውጣት አይነት ነገር በብዛት ይኖራል ማለት ነው። ስለዚህ ሁላችንም ማድረግ አለብን ማለት ነው። ይሄ አጎቴ የምለውን ነገር በስተክል እንግዲህ ማድረግ ያለብን ይሄ አጎት የምለውን ነገር በትክክል መጠቀም እና በደንብ የቃሉን ልንገለግልበት የምንችልበት አይነት ነገር አለ ማለት ነው። ስለዚህ ሁላችንም ማድረግ አለብን ማለት ነው። እኔ እንደኔ እንደኔ ይሄ አጎት የምንለው ቃል ወይ ደግሞ አጎት የምንለው ቃል እንግዲህ መስተኪል ስራ ላይ መውልና በጣም መስተኪክል እንግዲህ የሚጠቅመን ነገር ስለሆነ ሁላችንም ማድረግ አለብኝ ማነው ያንን በስተክል መጠቀም መቻል አስፈላጊ ነው ማለት ነው። ስለዚህ ሁላችንም በሚለው ቃል እንግዲህ ብለን ስንል ምን ያስፈልጋል? ማነው ይሄ የመሳኝና በጣም አስፈላጊ ስለሆነ ያው አጎት መምረጥ ላይመን ደግሞ ስለ አጎት ማሰብ በጣም አስፈላጊ ነው። ለዚህ ያው ብዙ ጊዜ እንግዲህ ያው ከአክስት በላይ ትኩረት የምናደርግበት ወይ ደግሞ ብናደርግበት ብዬም ከማስበው ነገር መካከል ይሄ የሚባል ነው ይሄ አጎቴ የሚለው ላይ በጣም ትኩረት መስጠት መቻል አለብን። በጣም ያን ነገር ማሰብ መቻል አለብን። እና እንደዛ ስናደርግ ወደምበዛ ልክ እንግዲህ ትርክስ ስናደርግ ያው ለልጆቻችን እንግዲህ ጥሩ ባህሪ ያዘጋጀን እንዳቸው ማነው ስለዚህ ቅድሚያ መስጠት ያለብን እና ስለ ማሰብ ያለብን ነገር እንግዲህ ስለ አጎት ነው። ስለዚህ አጎት የሚለው ቃል ዙሪያ በአጠቃላይ ያለኝ ሀሳብና አመለካከት ይህንን ይመስል ነበረ ስለነበረኝ ጊዜ አመሰግናለሁ

እሺ አሁን ደግሞ ሰው ልጅ በሚል ቃል ዙሪያ እንግዲህ ሀሳብ እየሰጠን እየተወያየን የተነጋገርን የምንቆይ ይሆናል። ስለዚህ ልጅ ብለን ስንል ምን ማለታችን ነው? አዎ ልጅ ማለት እንግዲህ ያው በእድሜ ያው ጨቅላ ወይ ደግሞ በልዩ በእድሜ በጣም ትንሽ የሆነ እና በጣም እድሜው ትንሽ የሆነ ሰው ወይ ደሞ ለምሳሌ ከአስራ አራት አመት በታች የሆነ ሰው በአጠቃላይ ልጅ ይባላል። ስለዚህ ያው እናትና አባት ያላቸው ወይ ደግሞ ከእናትና አባት የተወለደ ወይ ደግሞ የተወለደች እና እንግዲህ መናገር መብላት መጠጣት የምትችል እነዛም ደግሞ ሙሉ አካል ያላት ላይኖራትም ይችላል በአጠቃላይ እቺ ምን ትባላለች ማለት ነው። ልጅ ትባላለች ልጅ እንግዲህ በጣም ጸጋ ነው ከእግዚአብሔር ለሰው ልጆች ከሚሰጠው ገጸበርከት መካከል አንዱ ነው። ስለዚህ ይሄ በጣም ይሄ በረከቶች አንዱ አይደለ ይሄ የእግዚአብሔር ሰውን ሲባርክ በኑሮ በረከት ይባርካል። ከዛ በኑሮ ከዛ ካሉት ከኑሮ በረከቶች መካከል ደግሞ የመጀመሪያው የሚባለው የልጅ በረከት ነው። ስለዚህ እንግዲህ ልጅ የማገኘት ማለት መታደል ነው። እግዚአብሔር ልጅን ይሰጣል እግዚአብሔር ሰውን ይሄ የሰው ዘር ወይ ደግሞ ሰው በምድር ላይ እንዲበዛ የእግዚአብሔር መልካም ፍቃዱ ስለሆነ ያ እንዲሆን ደግሞ ምን ያረጋል ለማለት ነው። ስለዚህ አንድ ሴት እና አንድ ወንድ ሲጋቡ እና ወንዱ ከዛ ሴቷን ሲያውቃት እግዚአብሔር ምን ምን ይሰጣል ማለት ነው። በድንቅ አሰራሩ ከዛ ልጅን ይሰጣል ማለት ነው። ስለዚህ በምን መልኩ እንዴት እንደሚሆን ሁሉ ነገር እያንዳንዱ አሰራሩ የሁሉም ነገር የእግዚአብሔር ነው። መጀመሪያ እሱ ነው ሁሉን ነገር ሚሰራና ከዛ በኋላ ወይ ሴትን ወይ ደግሞ ወንድ ልጅን አርጎ እግዚአብሔር ይሰጣቸዋል ማለት ነው። ስለዚህ ይሄ በጣም በህይወት ወይም ደግሞ የህይወታችን የመኖራችን እንግዲህ ነገር ትርጉም ይኖረው። እና በጣም ዝም ብሎ ከመኖር እንግዲህ ትርጉም ያለውን ህይወት ለመኖር ለመኖር የሚያበቃ እና በጣም ጠቃሚ ምን ያክል አስፈላጊ እንደሆነ እና የሰው ልጅ ህይወት ትርጉም እንዲኖረው ከሚያደርጉ ነገሮች መካከል ነው ማለት ነው። ስለዚህ ልጅ እንግዲህ በጣም ደስታን ይሰጣል። ልጅ በጣም እንግዲህ በጣም ያኮራል ልጅ በጣም እንግዲህ አይናችን በአይናችን የምናይበት ስለሆነ ልጅ በጣም ደስ የምል ነገር ነው። እና ስለዚህ ሁሉም ሰው ልጅን ሊኖረው ይገባል። ስለዚህ ልጅ ደግሞ እንግዲህ ሚሰጠው ከእግዚአብሔር ዘንድ ስለሆነ ሁሌም ልጅ እግዚአብሔር እንዲሰጠን ማረግ አለብን መስጊድ ላይ መጸለይ አለብን። ሁሌም ጸሎት ማድረግ ከዛ በኋላ ግን እንግዲህ ልጅ ዝም ብሎ ሳይሆን እንግዲህ አንድ ሰው ሲያገባና ከዛ በኋላ ትዳር መሰርቶ ከዛ አንድ ወንድ እና አንድ ሴት አንድ ላይ መኖር ሲጀምሩና ወንዱ ሴቷን ሲያውቃት በዛ መልኩ እግዚአብሔር እንግዲህ በመካከላቸው ልጅ የሚባልን ነገር ይሰጣቸዋል ማለት ነው። ስለዚህ ይሄ በጣም ደስ የሚል እና በጣም የዘራችንን እንግዲህ ምናስቀጥልበት ነገር ስለሆነ በጣም ደስ የሚል ነገር ነው። ስለዚህ በአጠቃላይ ይሄ ያለው ነገር ወይ ደግሞ በዙሪያ ላይ ልጄ የሚለው ካለ እንግዲህ በብዛት ለዚህ እንጠቀማለን ማለት ነው። እንግዲህ እንዳልኩት በመጀመሪያ ላይ ደግሞ በእድሜም ያው ትንሽ የሆኑትን ሰዎች ልጅ እንላለን። ስለምሳሌ ገና ለምሳሌ የሆነ ነገር እየተወራ ከሆነ እኔ አንዳንዴ ምን ይባላል ያ ሀሳብ ላይ ሰውየው እንዳይገባ ከፈለገ አንተ ልጅ ነህ ዝም በል የሚባልበት አይነት ነገር አለ። ስለዚህ ይህንን ነገር ለማለት ወይ ደግሞ ይህንን ነገር ለማወቅ አንተ አልበቃም እድሜ አልደረሰም እንደ ማለት ነው። እንደዛ ሲባል ስለዚህ በአጠቃላይ ያለው ነገር ይሄንን ይመስላል ማለት ነው። ስለዚህ እኔም ያው ከድሮ ጀምሬ ያው ልጅ የምለውን ቃል እንግዲህ እየሰማን በእግዚአብሔር ቃልም እየተማርን የወጣነው ከዛ በኋላ ብዙ ነገሮችን እያወቅን እያወቅን እዚህ የደረስን ሰዎች ስለሆንን። እንግዲህ ይሄን ልጅ በጣም በጣም አስፈላጊ በጣም ወሳኝ እና እንግዲህ በሰው ልጆች ቤት ውስጥ በጣም ከሚያስፈልጉና በጣም ወሳኝ ከሚባሉ ነገሮች መካከል አንዱ ነው ማለት ነው። ስለዚህ ሁላችንም ምን ማረግ አለብን ማለት ነው። ጥሩ ስለዚህ ይሄ ልጅ የምለው ቃል ዙሪያ ላይ ሁላችንም ማድረግ ያለብን ነገር ወይ ደግሞ ከእኛ ሚጠብቀው ነገር ቢኖር ምንድን ነው ማለት ነው። ያው ይሄ መጀመሪያውን ይሄ እንትኑን ሚያስፈልጉ መስፈርቱ አይደለም መስፈርቱን ማሟላት መቻል አስፈላጊ ነው። ስለዚህ ይሄ ደግሞ ምንድን ነው? መስፈርቱ ቢባል እንግዲህ አንድ ሰው ልጅ እንዲኖረው ከፈለገ የግድ ማግባት የግድ ይላል ማለት ነው። ስለዚህ ሳናገባ ልጅ መውለድ እንግዲህ ተገቢም አይደለም በእግዚአብሔር ፊትም ተቀባይነት የሌለ ነገር ስለሆነ ስለዚህ በዚህ መልኩ ሊሆን ይችላል ማለት ነው። ስለዚህ ልጅ እንግሊዝ ሲያገኝ ስናገኝ በጣም እንዲደሰትአለን ከዛ የመኖራችን ትርጉም ይገባናል። እንግዲህ የምንኖረው የምንሰራለት የምንለፋለት ለማን እንደሆነ ይገባናል። ስለዚህ በዚህ መልኩ ነው። ማነው ያው እኔ ልጅ የምለው ቃል ምገልጸው አመሰግናለሁ

እሺ አሁን ደግሞ ዘጠኝ በሚል ቃል ዙሪያ እየተወያየን እየተነጋገረን የምንቆይ ይሆናል ማለት ነው። ስለዚህ ዘጠኝ ብለን ስንል ምን ማለታችን ነው? እንግዲህ ይሄም በጣም በጣም ምንድነው የሚባለው? ነጠላ ቤት ቁጥር ካሉት ትኩረት ነጠላ ቤት ቁጥሮች የመጀመሪያ የመጨረሻ ማለት ነው የመጨረሻ ቁጥር ነው። ስለዚህ ከአንድ እስከ አስር ስንቆጥር እንግዲህ የመጨረሻ የነጠላ ቤት ቁጥር ዘጠኝ ይባላል። ስለዚህ የዘጠኝ ቁጥር እንግዲህ በጣም ያው ብዙ ትርጉም ያለው ነው። በተለይ ይሄ በስፖርቱ አለም የአጥቂዎቹ ደግሞ ኳስ በጣም የሚያጠቁ ሰዎች እንግዲህ የምሰጣቸው ቁጥር ዘጠኝ ነው። ስለዚህ ምክንያቱም ይህ ከክንፍ መምታት የሚችሉ ሰዎች ናቸው። ይሄን ቁጥር የሚሰጣቸው ደግሞ ከፊት ሆኖ ያንን ነገር መስራት የሚችሉ ወይ ደግሞ ማጥቃት የሚችሉ ሰዎች ስለሆኑ ዘጠኝ ቁጥር እንግዲህ በጣም ወሳኝ እና በጣም ጠቃሚ ነገር ነው። ስለዚህ የዘጠኝ ሲባል እንግዲህ ሁሌም ከአንድ ቤት ወደ ሌላ ቤት ለምሳሌ በአቆጣጠር ወደ በቁጥር ስርዓት ውስጥ እንግዲህ ከአንድ ቤት ወይም ሌላ ቤት ከመቀየሩ በፊት ወይም ከመሸጋገሩ በፊት የመጨረሻ መጨረሻ ላይ የሚፃፈው ቁጥር ይሄ ነው። ሁሌም ለምሳሌ ከአንድ ጀምረን እስከ አስር አስር ላይ ልንል ስንል እንግዲህ የመጨረሻ ቤት የሚያልቀው ዘጠኝ ላይ ነው ከዛ በኋላ ደግሞ ከአስር ጀምረን እስከ መቶ ስንቆጥር አሁንም ደግሞ ከሁለት ቤት ወደ ሶስት ቤት የሚሸጋገረው ዘጠና ዘጠኝ በሚለው ቃል ወደ መጨረሻ ላይ ዘጠኝ ይጻፋል ማለት ነው። ስለዚህ ከዛም ደግሞ ከ ሶስት ቤት ወደ አራት ቤት ልንሸጋገር ስል ዘጠኝ መቶ ዘጠና ዘጠኝ ተብሎ ዘጠኝ ነው። የሚጻፈው እዚህ ጋር ስለዚህ በጣም እንግዲህ ይሄ እንደ ድልድይ እና ወይ ደግሞ እንደ መሸጋገሪያ አይነት ነገር ነው ማለት ነው። ዘጠኝ ተብሎ ዘጠኝ ተብሎ ሲታሰብ ስለዚህ አዎ ዘጠኝ ቁጥር ብዙ ብዙ ጊዜ በዚህ እንጠቀማለን ማለት ነው። ሌላው ደግሞ እንግዲህ በእምነት ያን ነገር ስናገኝ ለምሳሌ ወይ ደግሞ የሆነ ነገር ሰርተን የሆነ ነገርም ስናተርፍ ምንድነው ያለው ነገር? ይሄ አንድ ነገር አለ እሱ ምንድነው? ለምሳሌ አስር አንድ ለእግዚአብሔር መስጠት ማለት ነው። ስለዚህ ይሄ ምንድነው አስር ነገር ስናገኝ ዘጠኝ ወስደን ምንድነው ደግሞ ለእግዚአብሔር እንሰጣለን። ስለዚህ በህይወታችን ውስጥ እንግዲህ ዘጠኝ የሚለው ቁጥር ምንነ የሚያሳይ ነው። ለሰው ልጅ እንዲጠቀመው ደግሞ ለሰው ልጅ እንድንገለግልበት የፈቀደ የተፈቀደለት ነገር ነው። ከእግዚአብሔርም ዘንድ የተፈቀደለት ወይ ደግሞ ከእግዚአብሔርም ዘንድ ያንተ ነው። ተጠቀምበት ብላ ጠጣ ተብሎ። ይሄ የተፈቀደለት ነገር ቢኖር የዘጠኝ ቁጥር ነው ማለት ነው። ስለዚህ ዘጠኝ ብለን ስንል ያን ያክል በጣም ጠለቅ ያለ ትርጉም ያለው ነገር ነው። ስለዚህ ከገንዘብ ሊሆን ይችላል ከእሂል ሊሆን ይችላል። ከየትኛውም ነገር መጀመሪያ ለምሳሌ ሰርተን ሰርተን የሆነ ስናገኝ ምንድነው የሚባለው ዘጠኙን? ሰው ከዛ አንዱን ለእግዚአብሔር ይባል ስለዚህ ይሄ እንግዲህ እግዚአብሔር ምን ያክል የሰው ፍላጎት እና የሰው ይሄ ሰው ህይወቱ ላይ እና ይሄ ስግብግብ እንደሆነ ወይ ደግሞ አለመርካቱን ስለሚያውቅ ብዙውን ለሱ ሰጥቶ ከዛ አንዱን ለኔ ስጥ ይላል እንደዛም ሆኖ ግን አንዳንዴ ሰዎች እንግዲህ ዘጠኙንም ብቻ ሳይሆን ዘጠኙንም ዘጠኙንም ወስዶ ከዛ አንዱን መቼ ቀረችዋና አንዷንም ጭምር የምወዝድበት አይነት ነገር አለ። ስለዚህ ያው የሰው እንግዲህ ፍላጎቱ ስለማይሞላ መቼም ሰው በቃኝ ብሎ ሊኖር ስለማይችል እንግዲህ አንዳንዴ እንደዚህ የሚያደርግም ነገር አለ። ስለዚህ ግን እኔ እዚህ ጋር ማንሳት የፈለኩት ስለሱ ለማውራት ሳይሆን እንግዲህ ዘጠኝ የምለው ነገር። በአጠቃላይ የሰው ሀብትን የሚገልጽ ወይ ደግሞ የእግዚአብሔር ነገር የሌለበት ወይ ደግሞ እግዚአብሔር ሰውን ለመባረክ የፈቀደለት ወይም ደግሞ እንዲጠቀሙ የፈቀደለት ነገር ስለሆነ ዘጠኝ የሚለውን ቃል በዚህ መልኩ ልናይ ውይም ደሞ በዚህ መልኩ ልናስተውለው ደግሞ ልናስብ እንችላለን ማለት ነው። ስለዚህ ዘጠኝ ቁጥር በጣም የሚታወቅ እና በጣም በዚህ መልኩ እንግዲህ ሰዎች የሚገለግሉበት ሰዎች የሚጠቀሙበት ነገር እንደሆነ ያው ልናቅ እንችላለን ማለት ነው። ስለዚህ ይሄ ወሳኝ እና በጣም ጠቃሚ ነገር ነው። ሁላችንም እንግዲህ ይሄንን አስተውለን ደግሞ ይሄንን አውቀን ማድረግ አለብን ደግሞ ማስተዋወቅ እኛ ነገር እንግዲህ ምን ማድረግ አለብን ማለት ነው። ልናውቅ ይገባል ማለት ነው። ስለዚህ በአጠቃላይ እንደኔ እንደኔ ዘጠኝ የሚለው ቁጥር ወይ ደግሞ ዘጠኝ የሚለው ቃል በጣም እንግዲህ ወሳኝ እና በጣም ጠቃሚ ነገር ነው። ሁላችንም ያው ያንን አስተውለን ወይ ደግሞ ያንን አውቀን በዚህ መልኩ መጠቀም አለብን ዘጠኝ የኛ ነው የሰው ልጆች ነው። የምለው ነገር ስለሚያመለክት እንግዲህ ሁላችንም ያንን አውቀን ወይ ደግሞ ያንን ተረድትን ምን ማድረግ አለብን? ማነው በዚህ መልኩ መጠቀም መቻል አለብን ብዬ አስባለሁ ማለት ነው። ስለዚህ ዘጠኝ የሚለው ቁጥር እንግዲህ በአጠቃላይ ያንን የሚያመለክትና የሚያሳይ ነው። ስለዚህ የሁላችንም ያንን ማድረግ አስፈላጊ ነው እላለሁ። ስለዚህ ዘጠኝ ምለው ቃል ላይ ይሄንን መልኩ

እሺ አሁን ደግሞ ኮፍያ በሚለው ቃል ዙሪያ እንግዲህ እየተወያየን እየተነጋገርን የምንቆይ ይሆናል። ስለዚህ ኮፍያ ብለን ስንል እንግዲህ ኮፍያ ምን ማለት ነው? ይሄ ፀጉራችን ላይ የምናደርገው ደግሞ ራሳችን ላይ የምናደርግ የጨርቅ ሊሆን ይችላል እንደዚህ ደግሞ ከተለያዩ አይነት ነገሮች የተሰራ ሊሆን ይችላል ስለዚህ ኮፍያ እንግዲህ በፀሀይ ፀሀይ የፀሀይን ብርሃን ለመከላከል እንደዛም ደግሞ በፀሀይ እንዳንቃጠል ወይ ደግሞ በፀሀይ የመቃጠል ስሜት እንዳይሰማን ለማድረግ የምንጠቀምበት ወይም የምንገለገልበት ነገር ነው ማለት ነው። ስለዚህ ኮፍያ እንግዲህ ያው በብዛት ሰዎች ይጠቀማሉ በተለይ ደግሞ በጣም እድሜያቸው የሄደና እንደዛ ደግሞ ይሄ ያደጉ ሀገራት ላይ የሚኖሩ ሰዎች በብዛት ኮፍያን ይጠቀማሉ። ምክንያቱም ደግሞ ለምንድነው? አንዳንዴ የኛ ሀገር ላይ ሙቀት አለ ሌላ ሀገር ላይ ደግሞ ቅዝቃዜው ስላለ ያንን እንግዲህ ብርድ እንዳይመታቻውና የቅዝቃዜ ስሜት እንዳይሰማቸው ይሄን ቀዝቀዝ አይነት ስሜት እንዳይሰማቸው ኮፍያን ያደርጋሉ ማለት ነው። ስለዚህ ኮፍያ እንግዲህ አንደኛ ያው ውበትንም ይጨምራል ካወቅንው ነው ውበትም አለው። ሰው ኮፍያን ሲለብስ ወይም ኮፍያን ሲያደርግ ያ እንግዲህ በጣም የሚያምር ነገር አለው። ከዛ በኋላ ግን እሱ ብቻ ሳይሆን ይሄ ውበቱ ብቻ ሳይሆን ጥቅሙ በጣም ሙቀታማ አይነት ቦታዎች ላይ ምናልባት ማነው ይሄ ፀሀይ እንዳያቃጥለው ደግሞ ይሄ ፀሀይ ቃጠሎ ጉዳት እንዳደርስብን የምረዳና የሚያግዘን ነገር ነው። ስለዚህ ሁሉም ሰው ያንን ያውቃል ማለት ነው። ስለዚህ ሁላችንም እንግዲህ ያንን ማድረግ መቻል አለብን ማለት ነው። ስለዚህ እኔ ከድሮ ጀምሬ የምጠቀምበትና እና የምገለገልበት ነገር ቢኖር ይሄ ነው ማለት ነው። ስለዚህ ሁላችንም ያንን ማድረግ መቻል አለብን ማለት ነው። ስለዚህ ይሄ ኮፍያ የምለው ቃል እንግዲህ በብዛት ያለው ደግሞ ብዛት የምታውቀው እንግዲህ ምን ዙሪያ ላይ ነው? በተለይ ሞቃታማ የሆኑ ቦታዎች ላይ ሰዎች ፀሀይ እንዳያቃጥላችው የሚያደርጉት ነገር እና የሚለብሱት ነገር ነው። ስለዚህ በአጠቃላይ ኮፍያ የሚለው ነገር በፀጉራችን ወይም በራሳችን ላይ ወይ ደግሞ ይሄ በፀጉራችን ላይ የምንለበሰው ደግሞ ራሳችን ላይ የምናደርገው አይነት ነገር የትኛውም ነገር ይሄ የልብስ ሊሆን ይችላል። ወይ ደግሞ ለብቻ የተሰራም ሊሆን ይችላል ስለዚህ ያ ያ ምን ለብሰውና ምንጠቀመው ነገር በአጠቃላይ ምን ይባላል ማለት ነው ኮፍያ ይባላል ማለት ነው። ስለዚህ ይሄ ነገር በጣም እና በጣም ጠቃሚ ነገር ነው። ማንም ስለዚህ ኮፍያ ብለን ስንል ያው የምንጠቀመው እንደዚህ አላማ የምናውልበት አይነት ነገር እንደሆነ በዚህ እንረዳን እንችላለን ማለት ነው። ስለዚህ ይሄ በጣም ወሳኝ እና በጣም ጠቃሚ ነገር ነው ማለት ነው። ስለዚህ ኮፊያ እንግዲህ በጣም ያው በብዛት ሰዎች በዚህ ሰዓት እንደሚጠቀሙና እንደሚገለገሉበት የታወቀ ነው። ብዙ ጊዜ ያደጉ ሀገራት ላይ ሰዎች ይጠቀማሉ። የተለያዩ አይነት ትላልቅ ሰዎች እንደዛውም ደግሞ ትላልቅ ሰዎች ብቻ ሳይሆን ደግሞ ይሄ ኢድሜቸውም በላይ በእድሜው ወጣት የሆኑ ሰዎችም ያን ነገር የሚገለገሉበት እና ያን ነገር የሚጠቀሙበት እንደሆነ ከዚህ መረዳት እንችላለን ማለት ነው። ስለዚህ ይሄ ምን ያክል ሰዎች እንግዲህ ከኮፊያ ጋራ ምን አይነት ግንኙነት እንዳላቸው የሚያሳይ ነገር እንደሆነ ከዚህ መረዳት እንችላለን ማለት ነው። ስለዚህ ኮፍያ ብለን ስንል እንግዲህ ለብርድ እንዲሆን ይችላል ለሙቀትም ሊሆን ይችላል ለውበት ሊሆን ይችላል ለዝንጣ ሊሆን ይችላል። ለየትኛውም ነገር አስበን ልንጠቅምበት እንችላለን ግን ያው ሰዎች በብዛት የሚጠቀሙበት እና በብዛት የሚገለገሉበት ነገር እንደሆነ ከዚሁ ልንረዳ ወይ ደግሞ ልናስተውል እንችላለን ማለት ነው። ስለዚህ ኮፊያ በጣም መልካም ወይ ደግሞ ጥሩ ነገር ነው። እኔ ግን እንደ እኔ ኩፍያ መልበስ ብዙም አልወድም። ማለት ያምርብኝ አያምርብኝ የሱን ነገር አይቼ አላቅም ግን ምንድነው? ኮፍያ ስለብስ እንዴት ነው? ሰውን ሳይ ፀጉሩ ይታፈናል ብዬ ስለማስብና ከዛ ፀጉሩ ደግሞ ስታፍን እንግዲህ አየር ወይ ደግሞ ንፋስ ካላገኘ ፀጉራችን ላልተው ሊነቃቀል ስለሚችል የግድ ማድረግ አለብን ማለት ነው። የግድ ያንን ነገር ማድረግ መቻል አለብን የግድ ይሄ ለምሳሌ ማስቀረት መቻል አለብን። ይሄ ፀጉራችንን እንዳይጎዳብን ወይ ደሞ ፀጉራችን ያለ ጊዜ ወይ ደሞ ያለ እድሜ እንዳያልቅብን የግድ ማድረግ አለብኝ ብዬ ከማስባቸው ነገሮች መካከል እንግዲህ ይሄ ነው። ማን ስለዚህ ብዙ ጊዜ ፀሀይ ቢያቃጥለኝም ቢያደርግም ያው ፀሀይን መቻሉ ይሻለኛል። እንጂ ፀጉሬን በዛ ነገር መሸፈን ወይ ደግሞ ፀጉሬን በዛ ነገር ምን መከለል ምናምን ነገር አልፈልግም ወይ ደግሞ ያን ነገር የማድረግ አይነት ነገር አላደርግም ማለት ነው። ስለዚህ በአጠቃላይ እንግዲህ ኮፍያን እኔ ያው ሰዎች ስጠቀሙ አየዋለሁ ግን ኮፊያን የመጠቀም አይነት ልምድ የለኝም ወይ ደግሞ ያን ነገር በብዛት እኔ አልጠቀመውም ማለት ነው። ስለዚህ በአጠቃላይ ኮፊያ የምለው ቃል ዙሪያ ያለኝን ይኸን ይመስላል። ከልቤ አመሰግናለሁ ማለት ነው

እሺ አሁን ደግሞ ሁለት በሚል ቃል እንግዲህ እየተወያየን ወይ ደግሞ እየተነጋገርን የምንቆይ ይሆናል። ስለዚህ ሁለት የሚለው ቃል ወይ ደግሞ ሁለት ብለን ስንል ምን ማለታችን ነው፤ ይሄ ጥንድ የሆነ ነገር ወይ ደግሞ ነጠላ ያልሆነ ነገር ወይ ደግሞ የነጠላን ተቀራኒ ሁለት ይባላል ስለዚህ ሁለት ነገር ወይ ደግሞ ይሄ አንድ የአንድ ተቃራኒ ማለት ነው። ስለዚህ ቁጥሮች እንግዲህ አንድ፣ ሁለት እየተባለ ይቆጠር የለም ስለዚህ መጀመሪያ ከሁለተኛ ላይ የምገኘው ደግሞ ከአቆጣጠር ስርዓት ውስጥ ሁለተኛ ላይ የሚገኝ ቁጥር ሁለት ይባላል። ስለዚህ እንግዲህ ሁለት ቁጥር እንግዲህ አሁንም በጣም በጣም ብዙ ትርጉም አለው ብዙ ነገር እንግዲህ በተለይ ደግሞ በሰው ህይወት ውስጥ ሁለት ሁለት ነው ለምሳሌ አይን ብናይ ሁለት ነው፣ ጆሮ ብናይ ሁለት ነው፣ የአፍንጫችን ቀዳዳ ብናይ ሁለት ነው፣ እንደዛም ደግሞ እንግዲህ እግራችን ብናይ ሁለት ነው፣ እጃችን ብናይ ሁለት ነው፣ ብዙ ነገር ሁለት ሁለት ነው ስለዚህ እግዚአብሔርም ሰውን ሲፈጥር ስንት አድርጎ ነው ሁለት አድርጎ ነው ሴትና ወንድ አድርጎ ነው የፈጠራቸው። በጾታም ብታይ ጾታም ሁለት ነው ያለው ሴትና ወንድ ብዙ ነገር እንግዲህ ያው በየትኛውም ነገር ውስጥ እንግዲህ ምንድነው ያለው ማለት ነው ሁለት ሁለት የሚል ነግር ነው። ስለዚህ በቅድሚያ የሚታይ እና በጣም የሚጠቀስ በጣም በብዛት የምታወቅ አይነት ነገር ስለሆነ ይሄ በጣም ወሳኝ እና በጣም ጠቃሚ ነገር ነው ማለት ነው። ስለዚህ ያው ሁለት ሆነን ስንል ያን አክል ተርጉም እንዳልሆነ ያን ያክል እንግዲህ ጥቅም እንዳሉ እናውቀዋለን ማለት ነው። ስለዚህ እንግዲህ በጣም አስፈላጊ እና በጣም ወሳኝ ነው። ስለዚህ ይሄ ምን አክል አስፈላጊ እንደሆነ ምን አክል ጠቃሚ እንደሆነ ከዚህ ልንረዳ ደሞ ከዚሁ ሁል ልናስተውል እንችላለን ማለት ነው ስለዚህ ሁለት ብለን ስንል ምን ማለታችን ነው እንግዲህ እሄ በብዛት ምንጠቀበት ወይ ደሞ በብዛት ምንገለገልበት ነገር ብኖር ነው ስለዚህ ያው ሁለት የምለው ቃል ወይ ደግሞ ሁለት የሚለው ቁጥር በብዛት ምናውቀው ደሞ ምንገለገልበት እንደዛም ደሞ ያው የምናውቀው ነገር በብዛት ምን ይባላል ማለት ነው ስለዚህ ሁለት እባላል ስለዚህ ያው ሁለት ቁጥር በቀን ውስጥ ወይ ደግሞ በህይወታችን ውስጥ እንግዲህ በብዛት የምናውቀው ደግሞ በብዛት እምንጠቀምበት ነገር ነው ስለዚህ ሁለት ቁጥር ብዙ ጊዜ ያው በአጠቃላይ በተደጋጋሚ የምንጠቅሰው ወይ ደሞ በተደጋጋሚ የምንጠቀምበት ቁጥር ስለሆነ ያው ሁላችንም ያንን ነገር እንግዲህ ማድረግ መቻል አለብን ብዬ አስባለሁ ስለዚህ ቁጥሩን መለየት ከዛ አንዳንዱን ቁጥሩን የቱ ጋር እንደምንጠቀም እኛው ራሳችንን እናውቃለን ስለዚህ ሁለት ቁጥር በፊታችን ውስጥ ብዙ ነገር ሊገልጽ ይችላል ስለዚህ እኔ ያው በጣም የነጠላ ነገርን አልወድም ስለዚህ እያንዳንዱ ነገር ወይ ሁለት ወይ ከዛ በላይ መሆን እንዳለበት አምንበት እና ከዛ ሁሌም ያው ሁለት ቁጥርን ለዚህ አላማ እጠቀምበታለሁ ወይ ደሞ ለዚህ አላማ እገለገልበታለሁ ማለት ነው ስለዚህ ሁለት ቁጥር በጣም ብዙ ትርጉም አለው በጣም ጠቃሚ እና በጣም ወሳኝ ነው ማለት ነው ስለዚህ ሁሉም ሰው ያንን እንግዲህ ይረዳል ወይ ደሞ ያንን ነገር ይስተውላል ስለዚህ ሁለት ቁጥር እንግዲህ በጣም ወሳኝ እና በጣም ጠቃሚ ነገር ስለሆነ እንግዲህ ያው በይታችን ውስጥም እንግዲህ የምንጠቀምባቸው ብዙ ነገሮች ሁለት ሁለት የሆኑ ናቸው ስለዚህ ለዚህ ሰው ቢጠየቅ የትኛውም ሰው ቢጠየቅ እንግዲህ ስለ ሁለት ቁጥር ምናገረው ብዙ ነገር ይኖረዋል እኔም ከዛ ተነስቼ እንግዲህ ሁለት የምለው ነገር እንግዲህ ከአቆጣጥር ስርዓት ውስጥ እንግዲህ በሁለተኛ ደረጃ ላይ ስለ ምንጠቅሰውና አንድ ብለን ከዛ ወደ ሁለት እንደምንሸጋገር ይታወቃል ስለዚህ በአጠቃላይ ያንን እሚያመለክት ወይ ደሞ በአጠቃላይ ያንን እሚያሳይ ነው ማለት ነው ስለዚህ ሁለት ቁጥር በጣም ወሳኝ እና በጣም እንግዲህ አስፈላጊ ነገር ነው ሁሉም ሰው ያው ሁለት ቁጥርን በህይወቱ ውስጥ ያው በብዙ ነገር ወይ ደግሞ በብዙ መልኩ እንደምገለገልበትና በብዙ መልኩ እንደ ምጠቀምበት የታወቀ ነው ስለዚህ እኛም ያንን ነገር ማድረግ እና ያንን ነገር በአግባብ ወይ ደሞ በእስትኪክል መጠቀም መቻል አለብኝ ብዬ አስባለሁ ማለት ነው ስለዚህ ሁለት ብለን ስንል እንግዲህ ዝም ብለን ሳይሆን እሄ ያው ሁለት ብለን ስንል ወሳኙና በጣም አስፈላጊ ነገር ያው አቆጣጠር ብቻ ሳይሆን በህይወታችን ውስጥ በጣም ብዙ ትርጉም ያሏቸው ነገሮች እና በጣም ትርጉም የሚሰጡን ነገሮች በዚህ ቁጥር ሊተኩ ወይ ደሞ ሊጠሩ ይችላሉ ስለዚህ ያንን እያስተዋለን ነው ማሰብ ወይ ደሞ ማውራት የምንችለው ማለት ስለዚህ ሁለት ብለን ስንል ዝም ብለን ሳይሆን እንግዲህ ሁለት ቁጥር ብለን ስንል ምን ትዝ ሊለን ይችላል ደሞ በቤታችን ውስጥ ልናስብ ልናስብ ወይ ደሞ ልናስታውስ ወይ ደሞ ልናስተውል የምንችለው ወይ ደግሞ ነገር ምንድነው የምለውን ነገር በስትክክል ማሰብ ደግሞ ማሰላሰል ግድ ይላል ማለት ነው እንደዛ ሲሆን እንግዲህ ሁለት ቁጥር የት የቱ ጋራ ጥቅም እንዳለው ወይ ደሞ ወይ ደሞ ምናችንን ሊገልጽ ይችላል የሚለው ነገር ሀሳቡ በቀላሉ ሊመጣልን ይችላል ማለት ነው በአጠቃላይ ያለኝ ሀሳብ እሂንን ይመስላል ማለት ነው ስለዚህ ሁለት ቁጥር እያልኩኝ ወይ ደግሞ በዚህ ቁጥር ዙሪያ ወይ ደግሞ በዚህ ቃል ዙሪያ ያለኝ አመለካከት እሆን ይመስላል

አሁን ደግሞ ስድስት የሚል ቃል ዙሪያ እንግዲህ እየተወያየን እየተነጋገርን የምንቆየው ማለት ነው። ስለዚህ ስድስት ብለን ስንል ምን ማለታችን ነው? ይሄም እንግዲህ በጣም ብዙ ጊዜ የምንጠቀምበት ቁጥር ነው። እና ስድስት እንግዲህ ያው እዚህ ጋር አንድ የምመለከተው ነገር በጣም መሰረታዊ የሆነ ነገር አለ። ስለዚህ ይሄ ሰማይና ምድር የተፈጠረበት ወይ ደግሞ ተፈጥሮ ያለቀው እግዚአብሔር ሰማይና ምድርን ሰርቶ ወይ ደግሞ ፈጥሮ የጨረሰው በስድስት ቀን ውስጥ እና በሰባተኛ ቀን ደግሞ እረፍት ያደረገበት ነው ማለት ነው። ስለዚህ በአጠቃላይ ይሄንን ያደርጋል ማለት ነው። ስለዚህ እኔም በብዛት እንግዲህ የተረዳሁበት ወይ ደግሞ ያንን ያወቅኩበት መንገድ በብዛት እንዴት ነው ማለት ነው? ስለዚህ ከመጽሐፍ ቅዱስ በታሪኩ ስናጠና ስናነብ እንግዲህ እግዚአብሔር ከመጀመሪያ ጀምሮ በሰማንያ ምድርን ፈጥሮ ከዛ ብርሃንተን በራናትን ከዛ ብርሃናትን አደረገ እንደዚህ እያለ እያለ ከዛ መጨረሻ ላይ ስድስተኛ በስድስተኛው ቀን ሰውን ፈጥሮ ሰማይና ምድርን ፈጥሮ ጨረሰ ከዛ የሰራው ነገር መልካምና ውብ እንደሆነ አየና ደስም አለው የሚለው ነገር አለ። ስለዚህ እዚህ ጋር የምንረዳው ነገር ምንድነው? ማለት ነው ስድስት የምትለዋ ቃል እንግዲህ ከፍጥረት ጋራ ከሰማይና ከምድር የሰማይና ምድር ታሪክ የተጀመረበት እና በቃ አንድ ተብሎ ሊቆጠር የተጀመረበት ጊዜ እንደሆነ ከዚህ ልንረዳው ወይ ደግሞ ከዚህ ልናስተውል እንችላለን ማለት ነው። ስለዚህ ሁላችንም ይሄንን ማወቅ ወይ ደግሞ ያንን መረዳት ደግሞ ያንን ነገር ማወቅ መቻል አለብን። ስለዚህ ይሄ በጣም አስፈላጊ እና በጣም ወሳኝ ነገር ነው። ሁሉም ሰው ይሄንን ሊያስተውልና ይህንን ሊረዳ ይገባል ማለት ነው። ሁላችንም ይሄንን የምናደርገው ከሆነ ወይ ደግሞ ይሄንን የምናስተውል ከሆነ ምንድነው ማለት ነው? በጣም ተጠቃሚ እንሆናለን ወይ ደግሞ በጣም እኛው ራሳችን ምን እንሆናለን ማለት ነው? የምንጠቀመው ደግሞ ይሄ የምንገለገልበት ወይ ደግሞ የምንጠቀምበት ይሆናል። ስለዚህ ስድስት የምትለው ቁጥር ያንን ያንን የምታሳይ ነች ማለት ነው። ስለዚህ ያው እኔም ይሄንን እንግዲህ በመረዳት እንግዲህ ብዙ ጊዜ ስድስት ቁጥር ሰዎች ያው በዚህ መልኩ ይጠቀሙታል ማለት ነው። እነዚህ ሌላው ደግሞ እንግዲህ ስድስት ቁጥር ስል እንግዲህ ሰው በህይወት ውስጥ ደግሞ ብዙ ከዚህ በተጨማሪ በህይወት ውስጥ የምገልጽበት እና በስድስት ቁጥር እንግዲህ የሚያብራራብ ብዙ ነገር ሊኖረው ይችላል። ለምሳሌ የቤተሰብ ብዛት ሊሆን ይችላል። እንደዛም ደግሞ እድሜው ሊሆን ይችላል። የልጁ እድሜ ሊሆን ይችላል። ለምሳሌ አንድን ስራ የጀመረበት አመት ወይ ደግሞ ጊዜ ቆይታ ሊሆን ይችላል። ስድስት ጊዜ ስድስት አመት እንደዛም ደግሞ ከሰው ጋራ ግንኙነት የጀመርበት ሊሆን ይችላል። ለመጀመሪያ ጊዜ የሆነ በህይወቱ ውስጥ አጋጥሞትም የማያውቀው ያጋጠመው በስድስት አመቱ ሊሆን ይችላል። ከዛ በኋላ ደግሞ ያ ነገር ያጋጠመው ደግሞ የዛሬ ስድስት አመት ሊሆን ይችላል። ብዙ አይነት ነገር አለ። ብቻ ቁጥሩን ተጠቅመን ብዙ ነገርን መግለጽ የምንችለው ነው። ስለዚህ እዚህ ጋር ስድስት ብለን ስንል ያው ቁጥር ብቻ ሳይሆን በሰው ህይወት ውስጥ እንግዲህ ስድስት ቁጥር ትርጉም እንዳላት ነው። አንዳንድ ሰዎች ለምሳሌ ቁጥር ይነቀሱ የለ ሰውነታቸው ላይ ያ ቁጥር የምነቀሱት ቁጥር ዝም ብሎ አይደለም የሆነ ትርጉም ያለው ነገር ነው። ማለት ነው። ስለዚህ በህይወታቸው ውስጥ የምሰጠው ወይ ደግሞ በህይወታቸው ውስጥ የሚጨምረው ወይ ደግሞ ወይ የሚያሳየው ነገር አለው። ስለዚህ ያንን ነገር ለማሳየት ሰዎች ምን ያደርጋሉ ማለት ነው? ይሄንን ቁጥር ይጠቀማሉ ወይ ደግሞ ይሄንን ቁጥር ተጠቅመው ያንን የሚያደርጉበት አይነት አጋጣሚ ይኖራል ማለት ነው። ስለዚህ እኔ እንደኔ እንደኔ ይሄንንም አድርጎ ደግሞ ይሄንን ስድስት ቁጥርን የሚገልጸው በዚህ መልኩ ነው ማለት ነው። ስለዚህ ሁሉም ሰው ምን ማድረግ አለበት ማለት ነው? ስድስት ቁጥርን በዚህ መልኩም መጠቀም ወይም ደግሞ በዚህ መልኩ ያው ሊንጠቀም ይገባል ማለት ነው። ስለዚህ ሁላችንም በዚህ ሁኔታ ወይም ደግሞ በዚህ መልክ ራሳችንን ምን ማድረግ አለብን ማለት ነው? በዚህ መልክ ራሳችንን እንግዲህ ወይ ደግሞ አስተካክለን ወይ ደግሞ ራሳችንን በዚህ መልኩ አዛይት መቻል አለብን ብዬ አስባለሁ። ስለዚህ ስንጠቀም ስድስት ቁጥርን እንግሊዝም ብለን ሳይሆን በትርጉም ባለው መልኩ ወይ ደግሞ በሕይወታችን ውስጥ የሚሰጠው ትርጉም አለው። አደሌ ያንን ነገር አስበን በዛ መልኩ እንግዲህ ስድስት ቁጥርን ማድረግ አለብን ማለት ነው። እንግዲህ አስብን በዚህ መልኩ እንግዲህ ልንጠቀምበት ይገባሃል ብዬ አስባለሁ። ስለዚህ ያው እንዳልኩት እንግዲህ ቁጥር ዝም ብሎ ሰው አይጠቀምም። አንድ ሁለት መቁጠር ብቻ ሳይሆን በሕይወታችን ለምሳሌ አንድ ቁጥር ያውም ጥቅስ እና በጣም ያንተ በጣም የምትወደው ቁጥር ምንድነው? ተብሎ ሰው የምትጠየቅ ስድስት ልም የምል ሰው ሊኖር ይችላል። ከዛ ለምንድነው ብለን ስንጠይቀው እንግዲህ ምክንያቱም ያስረዳል ማለት ነው። ምክንያቱም ይሄ ቁጥር በህይወቴ ውስጥ እንደዚህ እንደዚህ አይነት ትርጉም አለው። ለዚህ ነው ይሄንን ቁጥር የሚወደው ብሎ ከዛ ያንን ምክንያቱን ይደረድራል ማለት ነው። ስለዚህ ስድስት ቁጥር የሚወዱ ሰዎችን ብንጠይቃቸው የተለያዩ እውነት ምክንያቶችን ይደረድራሉ። እኔም በዛው ልክ ብጠየቅ ያንን ነገር የማውራት ወይ ደግሞ ምክንያቶችን የመዘርዘር አይነት ነገር ላይ ያው አለውበት ማለት ነው። ስለዚህ በአጠቃላይ ስድስት የምለው ቃል ዙሪያ ያለኝ ሀሳብ እና ምልከታ ነኝ ይመስላል። አመሰግናለሁ።

እሺ አሁን ደግሞ ሙዝ በሚል ቃል ዙሪያ እንግዲህ እየተወያየን ሀሳብ እየሰጠን የምንቆይ ይሆናል እንግዲህ ሙዝ ብለን ስንል ምን ማለታችን ነው? እንግዲህ ይሄ ቃል ያው በጣም ብዙ ሰው የምጠቀመውን አይነት የፍራፍሬ ዝርያ የሚያሳይ ነው ሙዝ ብለን ስንል እንግዲህ በጣም ጣፋጭና በጣም ለሰው ያው መብራት ለመብራት የሚመርጠው እና በጣም የሚወዱ የፍራፍሬ ዝርያን የሚያሳይ ነው ማለት ነው። ስለዚህ ሙዝ ምንድን ነው ካልን ስለዚህ ሙዝ እንግዲህ በብዛት ያው እኛ ሀገር ላይም በብዛት ይገኛል እናም በጣም በጣም በብዛት ሰዎች ከምጠቀሙና ከሚበሉት ነገር መካከል ይሄ በመጀመሪያ የሚጠቀስ እና በጣም መጀመሪያ ደረጃ ላይ የሚጠራ ነገር ነው ማለት ነው። ስለዚህ ሙዝ ብለን ስንል ስለዚህ ሙዝ በጣም ወሳኝ እና በጣም ጠቃሚ ነገር ነው። ሁላችንም እንግዲህ ይሄንን ልናውቅ ይገባል ማንም ነው ስለዚህ ሙዝ እንግዲህ በጣም ጠቃሚ እና በጣም ወሳኝ ነገር ነው። ሁላችንም ያንን ያው እናውቀዋለን። ስለዚህ እንግዲህ ምን ያክል ጠቃሚ ነው ምን ያክል አሪፍ እንደሆነ ከዚህ ልንረዳ እንችላለን ማለት ነው። ስለዚህ ሙዝ ብለን ስንል በአጠቃላይ ምን አለ ማለት ነው? ይሄ ያለው ነገር ወይ ደግሞ በህይወታችን ውስጥ የምንሰጠው ትርጉም አለ? ወይ ደግሞ በህይወታችን ውስጥ እንግዲህ እንግዲህ የራሱ የሆነው ትርጉም አለ። የመጀመሪያው ምንድነው? አሁን ሙዝ እንግዲህ በጣም ብዙ ጥቅም ያለው ወይ ደግሞ ወይ ደግሞ በጤና ላይ ዙሪያ ላይ የሰውነታችን የበሽታን የመከላከል አቅሙን እንዲጨምር እና እንደዛም ደግሞ አንዳንድ ለምሳሌ የንጥረ ነገሮች እንግዲህ እጥረት ሲያጋጥም ያንን ለምሳሌ ፖታሲየም የሚባል ነጥረ ነገርን በብዛት ስላለው አዎ ሙዝ እንግዲህ ያንን ስንበላ ያንን ንጥረ ነገር እጥረት ላለው ሰው ያንን ይተክለታል ማለት ነው። ስለዛ እንደዛም ደግሞ ይሄ ሰውነታቸው የመድማት አይነት ችግር ሲያጋጥማችሁ መድሃኒት የዋርፋሪን የሚባል መድሃኒት የሚወስዱ ሰዎች ከዛ ያ መድሃኒት ደግሞ አሁን ያልኩት ያው የፖታሲየምን ምንድነው መጠን ስለሚቀንስ ያንን ለመተካት አንድ ላይ ሙዝ መብላት ይመከራል። ስለዚህ ያን ያክል እንግዲህ ሙዝ ጠቃሚና በጣም ወሳኝ ነገር እንደሆነ ከዚሁ መርዳትና ከዚሁ ልናስተውል እንችላለን ማለት ነው። ስለዚህ እኔም ይሄንን በማወቅ እንግዲህ በደንብ ደግሞ ይህንን በማየት በህይወቴ ወይ ደግሞ በኔ በህይውቴ የማውቀው እና በጣም የምረዳ ነገር ነገር የምረዳው ነገር ቢኖር በጣም ወሳኝ እና በጣም ጠቃሚ ነገር ነው። ስለዚህ ይሄ እንግዲህ እንዳለ ያው እኔ የምጠቀመውና ይሄን የምገለገልበት ነው። እና ስለዚህ እኔም የምጠቀምበት ነገር ነው። ያው ብዙ ጊዜ ለመመገብ ወይ ደግሞ ለመብላት እጠቀማለሁ ማለት ነው። ስለዚህ እንዳለ ያን ነገር ለማድረግ ደግሞ ያን ነገር ለመጠቀም የግድ የሚፈልገው እና በጣም የሚገለገልበት ነው። ስለዚህ እንግዲህ ሙዝ ለዚህ ለዚህ በጣም ይጠቅማል ወይ ደግሞ ለዚህ ለዚህ በጣም ያስፈልጋል ማለት ነው። ስለዚህ ሁላችንም እንግዲህ ምን ማድረግ አለብን ማለት ነው። ያው ያንን መጠቀም መቻል አለብን ማለት ነው። ስለዚህ ሙዝ እንግዲህ በብዛት ያው የምንጠቀምበት ነገር እና በህይወታችንም የምንገለገልበት ነገር ስለሆነ ሁላችንም ያንን እንግዲህ ማወቅ ወይ ደግሞ ያንን ነገር አስበንበት ወይ ደግሞ ልንገለገልበት ወይ ደግሞ ልንጠቀምበት ይገባል ማለት ነው። ስለዚህ የሙዝ እንግዲህ በብዛት በጣም ያው በቤታችን የምንጠቀምበት እና በቤታችን የምንገለገልበት ነገር ነው ማለት ነው። ስለዚህ በአጠቃላይ እንግዲህ ይሄ ሙዝ ጥቅሙ ያው እኔ ያልኩት ወይ ደግሞ እኔ የዘረዘርኩት ነገር ብቻ ሳይሆን በብዛት የሚያሳይ ነው ወይ ደግሞ መሆኑን የሚያመለክት ነው። በህይወታችን እንግዲህ የምንጠቀምበት እና በህይወታችን የምንገለገልበት ነገር እንደሆነ ከዚሁ ልንረዳ ወይ ደግሞ ከዚሁ ልናስተውል እንችላለን ማለት ነው። ስለዚህ የሁላችንም ያንን ማስታወል ወይ ደግሞ ያንን ማወቅ መቻል አስፈላጊና በጣም ጠቃሚ ነገር ነው ብዬ አስባለሁ። ስለዚህ ሁላችንም እንግዲህ የግድ ያንን ማወቅ ያስፈልጋል ማለት ነው። ስለዚህ ሙዝ እንግዲህ ብዙ ጥቅም ያለው እና በጣም ብዙ እኛ የምንጠቀምበት እንደዛ ደግሞ የምንገለገልበት ነገር እንደሆነ ከዚሁ ልንረዳ ወይ ደግሞ ከዚሁ ልናውቅ እንችላለን ማለት ነው። ስለዚህ በአጠቃላይ እንግዲህ ሙዝ በጣም ያው ብዙ ጊዜ የምንጠቀምበት እና ብዙ ጊዜ የምንገለገልበት ነገር ስለሆነ ያው ሁላችንም ምን ማድረግ አለብን ማለት አጠቃቀሙን በስነ ስርዓት ማወቅ አለብን። ምን ሰዓት ላይ ነው? ሙዝ መብራት ያለብን ምን ሰዓት ላይ ነው? ደግሞ ሙዝ መብላት ያለብን ውይ ደግሞ መጠቀም የሌለብን የሚለውን ነገር በደንብ ማወቅ ያስፈልጋል ማለት ነው። ስለዚህ ያው በትክክለኛ ሰዓት የራሱ የሆነ የትክክለኛ ሰዓት ደግሞ ብንመገብ ወደ ምንመከርበት ሰዓት አለው። ስለዚህ ያንን ነገር ማወቅ እና በዛ ሰዓት መጠቀም ከዛ የምናገኘውን ጥቅም ወይ ደግሞ ሙዝ በሙዝ ከሙዝ ሙዝ በመብላት የምንጠቀመው ነገር ያው መጠቀም እንችላለን ማለት ነው። በአጠቃላይ እንግዲህ ሙዝ በሚለው ቃል ዙሪያ ያለኝ ሀሳብ ይሄንን ይመስላል ማለት ነው። ስለነበረኝ ጊዜ እና ቆይታ ከልቤ አመሰግናለሁ።

እሺ አሁን ደግሞ ፕሮጀክት በሚል ቃል ዙሪያ እየተነጋገርን ወይ ደግሞ እየተወያየን የምንቆየው ይሆናል ማለት ነው። ስለዚህ ፕሮጀክት ብለን ስንል እንግዲህ እዚህ ጋር እኔ ማንሳት የምፈልገው ነገር ብኖር ምንድነው? ፕሮጀክት ማለት እንግዲህ ይሄ አንድን ነገር ለምሳሌ ስራ እንደማለት ነው። ወይ ደግሞ ፕሮጀክት ለምሳሌ የሆነ ለተወሰነ ጊዜ የሚቆይ አይነት ስራ ነው ወይ ደግሞ የሚሰራ ነገር ማለት ነው። ስለዚህ ለምሳሌ የቤት ግንባታ ፕሮጀክት ሊሆን ይችላል የመንገድ ግንባታ ፕሮጀክት ሊሆን ይችላል። እንደዛም ደግሞ ለምሳሌ አንዳንድ አገልግሎቶችን ለወራት ለአመታት ለሶስት ለሁለት አመት የምንሰጠው የሚሰጡ አይነት ነገሮች በአጠቃላይ ፕሮጀክት ይባላሉ ማለት ነው። ስለዚህ ፕሮጀክት ማለት በጣም በተወሰነ ጊዜ ውስጥ ማለት ዘላቂ ያሎነ ስራ። እና ይሄ ተጀምሮ ቶሎ ቶሎ ተጀምሮ ለተወሰነ ጊዜ ቆይቶ ከዛ ሚያልቁ አይነት ነገሮች በአጠቃላይ ፕሮጀክት ይባላሉ ማለት ነው። ስለዚህ ፕሮጀክት ብለን ስንል እንግዲህ ያንን የሚያመላክትና ያንን የሚያሳይ ነው ማለት ነው። ስለዚህ ፕሮጀክት በብዛት እንግዲህ በእኛ ሀገር ላይ ያው እንደሚታወቀው ብዙ አይነት ፕሮጀክቶች አሉ። ትላልቅ ፕሮጀክቶች ትላልቅ ፕሮጀክቶች እንደዛም ደግሞ መካከለኛ ፕሮጀክቶች አሉ። ለምሳሌ እንደ እነአባይ ግድብን ብናይ በጣም ይሄ በጣም ትልቅ በጣም ትላልቅ ከሚባሉ ፕሮጀክቶች ተርታ የሚጠቀስ ነገር ነው። እንደዛም ደግሞ ሌሎች ፕሮጀክቶች አሉ። ለምሳሌ የፈጣን መንገድ የባቡር መንገድ የኮሪደር ልማት እንደሚባሉ እነዚህ እነዚህ ፕሮጀክቶች ናቸው። በአጠቃላይ ሆቴሎች ለምሳሌ በየሀይቁ ዳር እየተሰሩ ነው ያሉት ስለዚህ ይሄም ፕሮጀክት ነው። ስለዚህ በአጠቃላይ ፕሮጀክት ብለን ስንል ምን ማለታችን ነው ተጀመረው በአጭር ጊዜ ውስጥ ወይ ደግሞ በተወሰነ ጊዜ ውስጥ ብቻ የሚያልቅ እና በጣም ስራው የማያዘልቅ ግን ጥቅሙ ወይ ደግሞ እዛ የሚሰጠው አገልግሎት የሚቀጥል አይነት ነገር ምን ይባላል ማለት ነው። ፕሮጀክት ይባላል ማለት ነው። ስለዚህ ሁላችንም ይሄንን እናውቀዋለን ስለዚህ ፕሮጀክት ብለን ስንል ሀሳቡ ከዛ የመነጨ እና ከዛ የመጣ ነገር ነው ማለት ነው። ስለዚህ እኔ ያው በብዛት ነገር እጠቀማለሁ ወይ ደግሞ ያንን ነገር እገለገልበታለው። ፕሮጀክት በብዛት እኔ ከምጠቀምበት ወይ ደግሞ እኔ ከምገለገልበት ነገር መካከል አንዱ ነው። ስለዚህ ለምሳሌ አሁን ራሱ እኔ እየሰራሁ ያለሁት በፕሮጀክት ላይ ነው። ስለዚህ ይሄ ፕሮጀክት እንዴት ነው? ብዙ ጊዜ አይቆይም ወይ ደግሞ ለተወሰነ ጊዜ ብቻ ይቆይ እና ከዛ በኋላ ምን ያደርጋል ማለት ነው። ይቆማል ስለዚህ ይሄ ፕሮጀክት እስካለ ድረስ ያለኝንም ጊዜ እና ያገኘሁትን እድል ተጠቅሜ ያን ነገር ለመስራት እጥራለሁ ማለት ነው። ብዙ ጊዜ ስለዚህ ፕሮጀክት እንግዲህ በጣም ለዚህ ለዚህ አላማ ይጠቅማል ወይ ደግሞ ለዚህ ለዚህ እንኳን ይጠቅመናል ማለት ነው። ስለዚህ በአጠቃላይ ሁላችንም ያው ፕሮጀክት የሚለው ቃል ዙሪያ ላይ በዚህ ሁኔታ እንግዲህ ብዙ ማለት እንችላለን ወይ ደግሞ ብዙ ማውራት እንችላለን ማለት ነው። ሁላችንም ያንን እናውቃለን ስለዚህ በአጠቃላይ ፕሮጀክት ብለን ስንል ሀሳቡ ወይ ደግሞ በዚህ ዙሪያ ላይ ያለው ነገር ይሄንን ይመስላል። ስለዚህ ያንን መረዳት ወይ ደግሞ ያንን ማስተዋል መቻል አስፈላጊ ነው ማለት ነው። ስለዚህ ይሄ የወሳኝ እና በጣም ጠቃሚ ነገር ነው። ሁላችንም ያንን ማስተዋል ደግሞ ያንን ማወቅ የግድ ይለናል ማለት ነው። ስለዚህ እኔ ያው ፕሮጀክት ብዬ ስል በአጠቃላይ የማደርገው ወይ ደግሞ በአጠቃላይ እንዴት ነው? አንድ ነገር ለምሳሌ በጣም እንደሚጠቅምና አንድ ነገር በጣም አስፈላጊ እንደሆነ የማውቀው በዚህ ነው። ለምሳሌ ፕሮጀክት ብለን ስንል እንግዲህ ያው እንደሚጠቅም ይታወቃል። ወይ ደግሞ ወሳኝ እንደሆነ ይታወቃል። ስለዚህ ያንን ነገር እንግዲህ ለምሳሌ በአንድ ጊዜ ውስጥ ወይ ደግሞ ለተወሰነ ጊዜ ብቻ እንደሚቆይ ስለምናውቅ እንግዲህ ያው በየጊዜው እድሎች ደግሞ ይኖራሉ ስለዚህ ያንን ነገር ሁሌም እንድንጠቀም እና በጣም ስራው ያው የሚቆየው ደግሞ ዘላቂ ሳላልሆነ ያን ያክል አይሰለችም ወይ ደግሞ እንግዲህ የሚያደክም አይነት ነገር ስራም አይደለም። የሚያደክም ስል በጣም በየአመቱ ተመሳሳይ ነገር እየሰራን የምንቆይበት ነገር አይደለም። ስለዚህ የሚለዋወጥ ወይ ደግሞ የሚቀያየር አይነት ነገር ነው። አንድ በአጠቃላይ ስለዚህ ይሄ ፕሮጀክት እንግዲህ በጣም ወሳኝ እና በጣም ጠቃሚ ነገር ነው። ስለዚህ ፕሮጀክት ብለን ስንል ያንን ለመግለጽ ነው። ስለዚህ ያው እኛም እስቲ አሁን እንበል እና በአጠቃላይ ይሄንን ነገር ሳወራ የፕሮጀክት ነገር እንግዲህ በአጠቃላይ ወደ አይምሮዬ ሲመጣ አሁን እየሰራሁ ያለሁት ፕሮጀክት ነው። ፕሮጀክቱ እንዴት ነው? ለምሳሌ ለማለቅ ሰባ ያው ሰላሳ ፐርሰንት ብቻ ነው። የሚቀረው ከዛ እኔም ደግሞ ሰላሳ ወደ አርባ አንድ የሚያክል ገና ይቀረኛል። ስለዚህ በመሃከላችን ያለው ጋፕ አስራ አንድ ጋፕ ነው ማለት ነው። ስለዚህ አስራ አንድ ፐርሰንቷን ከቨር ለማድረግ ምን እያደረኩኝ ነው? ቀንና ሌሊት እየሰራሁ ነው። ይሄንን ነገር ቀንና ሌሊት እየሰራሁ እየሰራሁ ለመጠጋት እየሞከርኩኝ ነው ማለት ነው። ስለዚህ ያን ነገር ለመጨረስ ሲባል ስለዚህ ፕሮጀክት ሲባል እንደዛ ነው። እንግዲህ በሩጫ ነው የሚሰራው። በለፋ ልክ ነው ደግሞ የሚከፈልክ ስለዚህ። በጣም ፕሮጀክት እንግዲህ ሰውን የሰውን ህይወት በመቀየር ወይ ደግሞ የሰውን ህይወት በማሳደግ ላይ በጣም ትልቅን ሚና የሚጫወት ነገር ስለሆነ ያው ሁሉም ሰው ይሄንን አውቆ ይሄንን ተረድቶ ምን ማድረግ አለበት ማለት ነው። በጣም ትኩረት ሰጥቶ ያው መስራት ካለባት ነገር እንግዲህ ይመስለኛል ፕሮጀክት የሚለው ቃል በዚህ መልኩ ነው። እገልጻለሁ አመሰግናለሁ።